አዲስ ጫማ መግዛት አለብኝ አሮጊው ጫማዬ ተበላሽቷል ወደ ሱቅ ሄድኩ። ብዙ አማራጮች አሉ ቀለማዎችና ቁጥሮች የተለያዩ ናቸው። እያንዳንዱን እሞክራለሁ ምቹ መሆን አለባቸው። አንዳንዶቹ በጣም ጠባብ ናቸው። ሌሎች ደግሞ በጣም ትልቅ ናቸው ለረጅም ጊዜ መራመድ እችል። እንድችል ቆዳ ጫማ ጥሩ ጥራት አለው። ግን ዋጋው ውድ ነው። ስፖርት ጫማ ምቹ ናቸው። በመጨረሻ አንዱን መረጥኩ። ጥቁር እና ቀላል ቁጥር ደስ ብሎኛል።

የቪዲዮ ጥሪዎች አሁን ላይ የተመድ ናቸው ከቤተሰብ ጋር ለመገናኘት እንጠቀማለን። ቤታችን መሄድ ደስ ሲለን በስልክ ብቻ ከማውራት የተሻለ ነው። አንዳንድ ጊዜ ስራ ስብሰባዎች በቪዲዮ ናቸው። ሁሉም ከስራ በፊት እየሰሩ ይሆናል። ጥሩ የበይነመረብ ግንኙነት ያስፈልጋል አንዳንዴ ጊዜ ግንኙነቱ ይቋረጣል ወይም ድምፁም መዘገየት ይኖ ይኖረዋል ግን በአጠቃላይ ይሰራል። ቴክኖሎጂ ርቀቶችን ያሳንሳል። ሰዎች በአይን ማየት ግንኙነት ያጠናክራል። ይህ ዘመናዊ ክበታታም